ጭንቀት ሲሰማኝ ብዙ ጊዜ ወክ አደርጋለሁ እንዲሁም ደግሞ ፊልም አያለሁ እንዲሁም ደግሞ አንዳንድ ጊዜ ጓደኞቼ ጋር ዘመዳዝማድ ጋር እደውልና ስለ አንዳንድ ነገሮች አወራለሁ። አልፎ አልፎም ደግሞ ዘና የሚያደርግ ነገር ትንሽዬ አልኮል ነገር እየወሰድኩ እጫወታለሁ ከሰዎች ጋር ወይም ደግሞ ደመቅ ያለ ሙዚቃ ያለበት አካባቢ እሄድና ያንን ሙዚቃ እያዳመጥኩ ስሜቴን እንዲጠፋ አደርጋለሁ ማለት ነው። ግን ያው ጭንቀት ብዙ ጊዜ ቶሎ ሊለቅ አይችልም። እንደ ጭንቀት ሁኔታም ይለያያል እንደየገጠመን ጉዳይም ይለያያል። ስለዚህ የተለያዩ ነገሮችን አከናውናለሁ። እነዚህ እነዚህ ነገሮች እንግዲህ ወክ ማድረግ ወይም ደግሞ የእግር ጉዞ ማድረግ ከጓደኞቼ ጋር መደወል ቤተዘመድ ጋር መደወል መጫወት እንዲሁም አልኮል ነገር እየጠጣው ሙዚቃ መስማት እነሱ የምተገብራቸው ብዙ ጊዜ የምተገብራቸው ናቸው። ጭንቀት ሲሰማኝ

የሽያጭ ግቦች አዎ አሉኝ የተለያዩ ግቦች አሉኝ እንዴ ከአንድ እስከ አምስት ልታውቅሳቸው የምትችላቸው የተለያዩ ግቦች አንደኛው ነገር ሽጬ ራሴን መቀየር ወይም ደግሞ ቤተሰብ ማስዳደር ነው ሁለተኛው ነገር ደግሞ በእኔ ላይ የአመለካከት ለውጥ እንዳመጣ ማድረግ ነው ሶስተኛው በእኔ ዙሪያ ያሉ ሰዎችን እንዲሁ የአመለካከት ለውጥ እንዲያመጡ ማድረግ ነው አራተኛው ደግሞ እንዲሁም ለሀገሪቱ ኢኮኖሚያዊ ፋይዳ የሚያስገኝ ነገር መፍጠር ነው አምስተኛ ደግሞ ራሴን አስተማማኝ ደረጃ ላይ ማድረስ ነው ማለት ነው ስለዚህ እነኚህ የምጠቅሳቸው የሽያጭ ግቦች ናቸው።

የስራ ጊዜ በጣም የተለያየ በተለያየ አኳኋን የተሞላ ነው። አንዳንድ ጊዜ በጣም ጫና የበዛበትና እንዲሁም ደግሞ ውጥረት የበዛበት ሆኖ አገኘዋለሁ። አንዳንድ ጊዜ ደግሞ ቀለል ያለ ስራ ሁኔታ ያጋጥመኛል ግን። ያው ብዙ ጊዜ የኔስራዬ ቦታዬ አስተማሪ እንደመሆን የመጠን በጣም ውጥረት የተሞላበት ነው ከተማሪ ጋር ውጥረት አለ። ከመምህራን ጋር ያለው ውጥረት አለ ከስራ ሀላፊ ከዳይሬክተሮች ጋር የሚኖረው ደግሞ ውጥረት አለ። ከወላጅ ጋር የሚኖረው ውጥረት አለ ስለዚህ እጅግ በጣም አልፎ አልፎ። ነፃ ቢሆንም በጣም ውጥረት የተሞላበት የስራ ሁኔታ ነው ውስጥ ነው ያለሁት

ውሃ አዎ አመጣለሁ ውሃ የቧንቧ ውሃ ነው ያለው ስለዚህ የቧንቧ ውሃ በምትጠፋበት ጊዜ ከሌላ ቦታ ከሌላ ሰፈር በጋሪ በጀሪካን አመጣለሁ። ድሮ ልጅ እያለሁ ግን ያው ከወንዝም ውሃ በጀሪካ ተሸክሜ በትክሻዬ ለእናቴ እንዲሁ ደግሞ ለቤተሰቤ አመላለስ እንደነበር አስታውሳለሁ። አሁን ግን ከተማ ላይ ያው ውሃ አለ የቧንባ ውሃ በየቤቱ አለ። ግን በየቤቱ ላይ ለምሳሌ በጀሪካን ይቀዳል እንዲሁም በትልቅ ሮቶ እቀዳለሁ። ግን ውሃ ሲጠፋ ደግሞ ከሌላ ሰፈር ሄጄ የማመጣባቸው አጋጣሚዎች በጣም ብዙ ናቸው።

ብዙ የምወዳቸው ከተሞች አሉኝ እንጂ እንግዲህ ከእነዚህ ውስጥ አንደኛው ባህር ዳር ናቸው ሁለተኛው አዋሳ ሶስተኛው መቀሌ ጅማ እያልኩ መዘርዘር እችላለሁ። ግን በደረጃ ከአንድ እስከ ሶስት ለመጥቀስ ከፈለገ ግን ከተፈለገ ግን አንደኛ ባህርዳርን ነው የማደርገው ምክንያቱም ባህርዳር እጅግ በጣም ውብ በሆነ ጣና ሀይቅ በሚባል በጣም ተፈጥሮ ሀይቅ የተከበበች ናት። እንዲሁም ደግሞ ከተማዋም በዘንባባ ያማረችና ያሸበረቀች ስለሆነች እሷን በጣም እወዳታለሁ። ሁለተኛ ደረጃ ሀዋሳንም ተመሳሳይ በሆነ መንገድ በጣም እወዳታለሁ። ምክንያቱም ሀዋሳም ተመሳሳይ በሃይቅ የተከበበች ናት። ሶስተኛ ጅማ ከተማን በጣም እወዳለሁ።

ሩዝ በጣም ነው የምወደው ምክንያቱም ሩዝ ቤት ውስጥ እኔ በጣም ተጠቃሚ ነኝ በተለይ ቁርስ ቁርስ ሰዓት ላይ እጅግ በጣም የምወደው ሩዝ ነው የሚሆነው ማለት ነው ስለዚህ ሩዝን በጣም እጠቀማለሁ ከሌላውን አብልጭ በተለይ ቁርስ ሰዓት ላይ ሳገኘው ሩዝን እጅግ በጣም በፍቅር ነው የምመገበው ማለት ነው እና ደስ ይለኛል በጣም።

ሳሙና የተለያዩ አይነት ሳሙናዎችን እጠቀማለሁ ግን በጣም የልብስ ሳሙና እና የግላ ሳሙና የሚባል አለ ከገላ ሳሙና ውስጥ በጣም ቀይ የሆነውን ጉድ ቤቢ የሚባል ሳሙና አለ እሱን እጠቀማለሁ። እንዲህ እንዲህ ከሌሎች ደግሞ የልብስ ሳሙናዎች ውስጥ ደግሞ የተለያዩ ሳሙናዎች አሉን። እነሱን ነጭ እና በተለይ ነጭ ሆኖ በላስቲክ የታሸገ ሳሙና እጠቀማለሁ። እሱን በጣም

በትርፍ ጊዜ የተለያዩ ቦታዎች ላይ አሳልፋለሁ አንደኛው የትርፍ ጊዜ ማሳለፊያ ቦታዬ በነገራችን ላይ መዝናኛ ቦታዎች ናቸው። መዝናኛ ቦታዎች ጋ በጣም ትርፍ ሰዓት ሲኖረኝ እሄዳለሁ። ሁለተኛ ደግሞ በትርፍ ሰዓቴ ደግሞ የተለያዩ ወክ ማድረግ እወዳለሁ ከቤተሰቤ ጋር መጫወት እወዳለሁ። በተለይ በተለይ ከቤተሰቤ ጋር ይዤ ሄጄ ወክ ማድረግ ወይም ደግሞ አንዳንድ ቦታዎች ላይ መዝናናት እወዳለሁ

የስራ ቦታ ደህንነቴ በጣም የተጠበቀ ነው በጣም ደስ የሚል ነው ምክንያቱም ያው ትምህርት ቤት ነው ስለዚህ እዛ ትምህርት ቤት ቦታ ላይ የመማር ማስተማር ሂደት ካለ ከዛ ውጪ ሌላ ምንም ችግር የሚደርስ ነገር የለም እሱን ስራውን በአግባቡ ከተከናወነ ሌላ ምንም የሚያስቸግር ነገር የለም የሚያስቸግር ነገር ቢኖር ደግሞ ያው ጫና አለ እንጂ በመነጋገር የሚፈታ ነገር ነው የሚሆነው።

ብዙ ትንሽ ሳለ የሚለው አወ ብዙ ነገር ነበረኝ ያው ግን ብዙ ነገር ኖሮኝ ደግሞ ትንሽ ሲኖረኝ በጣም እበሳጭ ነበር አዝአም ነበር። ያው በገንዘብ በኩልም ሊሆን ይችላል በተለያየ መንገድም ሊሆን ይችላል። ብዙ ነገር ነበረ መጨረሻ ላይ ያ ብዙ ነገር ትንሽ ነገር ሲሆን በተለያየ አጋጣሚ እጅግ በጣም። ፊሊንግ ወይም ደግሞ መጥፎ ስሜት ውስጥ ገብቼ እንደነበር አስታውሳለሁ